አዎ ከደንበኞቼ ጋር ስራ እሰራለው እኔ የምሰራ ስራዎች በንግድ ስራ ላይ። ከደንበኞቼ ጋር አንዳንድ ነገሮቼን እሰራለው ለምሳሌ ኢቃ መለዋወጥና የእቃ ዋጋ መለዋወጥ። ስለዚህ ከደንበኞች ጋር ስራ እሰራለሁ ማለት ነው። በንግድ ቦታዬ አንዳንድ ጊዜም ደግሞ ያሌለኝን ነገር ከእነሱ ተቀብዬ ያለኝን ነገር ደግሞ ለእነሱ በመስጠት ከደንበኞቼ ጋር ስራ እሰራለሁ ማለት ነው።

እኔ የማስታውሳቸው ልዩ ባህል ባህላቶች አሉ። አዎ ለምሳሌ ኢድ አልአዳሃና ኢደል አረፋ በጣም ለኔ ልዩ ባህል ናቸው። ደርሶ እስከ ሚመለሱ ድረስ በአመት አመት እስከሚደርሱ በጣም አስታውሳችዋለው ለእኔ ለዩ አማት ባል ስለሆኑ። እና የሚያከብራቸው እነሱ ናቸው ስለዚህ ልዩ ባህልና ልዩ አመት ባዓል አስታውሳቸዋለው እነዚህን ማለት ነው።

አዎ በመንገዴ ላይ ምግቦችን እገዛለሁ። አንዳንዴ ረጅም መንገድ የሚሄድ ከሆነ ስለሚርበኝ። ምግብ እገዛለሁ። ኮሾሮና ድንች የመሳሰሉ የማይበላሹ ነገሮችን እገዛቸዋለሁ። ስለዚህ መንገድ ላይ ምግብ እገዛለሁ ማለት ነው። ረጅም መንገድ ሲሄድ ግዴታ ስለሆነ ገዛለሁ።

የፀሀይ መውጣትን አየዋለሁ። አዎ ጠዋት ጠዋት ፀሀይ ስትወጣ ወጥቼ ራሴንም አሞቀለሁ። ጠዋት ፀሀይ ስትወጣ በጣም ደስ ትለኛለች። ስለዚህ ፀሀይ ስትወጣ ብዙ ጊዜ አያታለሁ። ምክንያቱም ፀሀይ ስትወጣ በጣም ደስን ስለምትልና ስለምታምር። እንደመዝናኛ እቆጥራለሁ። ፀሀይን እመለከታታለሁ ማለት ነው።

አዎ ስራዬን በጣም እወደዋለሁ። ሰው ከሚለው በላይ ስራዬን እወደዋለሁ። ካልሰራሁ መኖር አልችልም። መብላትም አልችልም። ብር ማገኘት አልችልም። ብር ከለለኝ ደግሞ ሰው አይወድኝም። ቤተሰብም አይወዱኝም። ከታመምኩኝም መታከም ስለማልችል፤ ስራዬን ሰርቼ ብር ከሚያገኘው ነገር ላይ እቆጥበዋለሁ። ስለዚህ ስራዬን በጣም እወደዋለሁ። ስራ ያለለ ሰው ብዙ ጊዜ በሰውም፤ ይጠላል፤ ይሰደባል፤ ተሰዳቢም ነው። ስለዚህ ስራ ያለለው ሰው ሰነፍ ስለሆነ፤ ስራዬን በጣም እወደዋለሁ። ስራዬንም አከብረዋለሁ። ሳርቼ ከሚያገኘው ነገር ነው ኑሮዬን የሚኖረው። ቤተሰቤንም የምረዳው። ራሴንም የምረዳው። ከታመምኩ ራሴንም የሚያክሳክመው ብር ካለኝና ከምሰራው ነገር ላይ ነው። ስለዚህ ስራዬን በጣም እወደዋለሁ ማለት ነው።

አዎ ቅጽል ስም አለኝ አባቴ የሰጠኝ ስም ኢንጋቡ ነው። ቤት ጓደኞቼ እና ሁለተኛ ስሜ ደግሞ አብዲ ነው። ስለዚህ ቅጽል ስም አለኝ። ጓደኖቼ አንዳንድ ጊዜ ደግሞ ዶክተሩ እያሉ ይጠሩኝል። ምክንያቱም ደግሞ አንዳንድ ነገሮችን ፕረዘንት ስለሚያደርግላቸው። ዶክተር የሉኛል። ስለዚህ ቅጽል ስም አለኝ ማለት ነው

እና በነገሮች ብዙ ትንሽ አልልም። ምከንያቱም ነገሮች ብዙ ትንሽ የላቸውም። ስለዚህ ብዙ ትንሽ አልልም ማለት ነው። ብዙ ትንሽ የሚባሉ ነገሮች ተከስተው የሚያልፉ ናቸው። ስለዚህ ብዙ ትንሽ አይባልም። በተከሰተ ነገር ለባለቤቱ ብዙ ትንሽ የለውም ማለት ነው።